የድርጅቱን ባህል ትወዳለህ የምለውን አዎ በጣም እወዳለሁ። ድርጅት ኦክስታን ነው። ኦክስታን ስለሆነ ብዙ ነገር ነው የኛ ባህል። ታካሚውን በደንብ ማከም ነው ስለዚህ በዚሁ የድርጅቱ ባህልን በደንብ ስራ ላይ እውላለሁ። ስለዚህ በጣም እወዳለሁ ማለት ነው የኛ ስራ። ታካሚን ማከም ስለሆነ ያለውን ነገር በደንብ አይተን ታካሚን መርዳት የእሱን ጥያቄ መመለስ እና ይሄን ሁሉ ማድረግ አስፈላጊ ነው። ስለዚህ ይሄ ጥሩ ባህል ስለሆነ። በደንብ የመስሪያ ቤቱን ትእዛዝ ወስጀ ማድረግ አለብኝ ሁሉ ነገር አደርጋለሁ ማለት ነው። ስለዚህ ይሄ በጣም ጠቀሜታ ያለው ጥሩ ጥያቄ ነው ስለዚህ ባህሉን በደንብ እወዳለሁ ማለት ነው።

ሳህኖችን ማጠብ ትወዳለህ የምለው? ብዙም አልወድም ግን ሳህኖችን ማጠብ ግድ ነው ማለት ነው። ንጽህና መጠበቅ በጣም አስፈላጊ ስለሆነ ብዙ ነገር ተለላፊ የሆኑና በሽታዎች ብዙ ነገር ያልታጠቡ እቃዎች ካሉ በሱ ምክንያት መተላለፍ ስለሚችሉ ማጠብ አስፈላጊ ነው። ከበላ በኋላ ሳይቆይ እዛ አጥቤ አስቀምጣለሁ። ስለዚህ ልጆቹም ከበሉ በኋላ ሳህኖቹን በደንብ አጥቦ እንዲያስቀምጡ ጥሩ ቦታ እንዲያስቀምጡ አስተምራለሁ ቤተሰቦችም አስተምራለሁ። ቤተሰቦችም እንደዛ እያደረጉ ነው። ስለዚህ ሳህኖችን በጊዜ ማጠብ ማስቀመጥ ጥሩ ቦታ ማድረግ በጣም አስፈላጊ ነው ብዬ አስባለሁ ማለት ነው

የምትወዱት ምግብ ምንድነው? የሚለው እኔ ብዙ ምግቦችን እወዳለሁ። ግን እንደ ጥብስ፣ ሌላ ነገር አልወድም። ጥብስ ወይም በጣም ከስጋ የሚሰራ ጥብስ ኢትዮጵያ ውስጥ ከምታውቀው እኛ ጋር በጣም እወዳለሁ። ቀጥሎ ደግሞ ዶሮ ወጥ በጣም እወዳለሁ ዶሮ ወጥ በጣም ጥሩ ነው። ለጤናም ጥሩ ነው። ብዙ ሰዎች ይወዳሉ። ሰርግ ላይ ይበላል፣ በዓል ላይ ይበላል። ስለዚህ ሁልጊዜ እኔ የምወደው ጥብስና ዶሮ ወጥ በጣም እወዳለሁ። ዶሮ ስጋው በጣም ለስለስ ያለ ስለሆነ ለእኛ ለአካላችን፣ ለጤናችን በጣም ጥሩ ነው። ስለዚህ ሁልጊዜ እኔ ጥብስና የዶሮ ወጥን ቀይ ወጥ የሚባልም በጣም እወዳለሁ ማለት ነው።

ከስራ ባልደረባዎች ጋር ጥሩ ግንኙነት አለ የሚለው አዎ ጥሩ ግንኙነት አለው። ባልደረቦች ጋር የስራ ባልደረቦች ጋር ግን ጥሩ ግንኙነት ካለ ጥሩ ስራ መስራት ትችላለህ። ስለዚህ ሁል ጊዜ እነሱ ጋር ጥሩ ግንኙነት እንዲኖረኝ መልካም ግንኙነት እንዲኖረኝ እጥራለሁ። ብዙ ነገር ስራ ካለ እነሱን አግዛለሁ እነሱም እኔን ያግዛሉ። እና እናወራለን እንጫወታለን። እንተጋገዛለን ስለዚህ እንደዚህ ማድረግ ከጥሩ ስራ እንዲሰራ ስለሚያደርግ። ባልደረቦችን በጣም እወዳለሁ እነሱም ይወደኛሉ። ሁል ጊዜ ስለዚህ ጥሩ ግንኙነት አለን ብዬ አስባለሁ

የምትወደው እንስሳት ምንድነው? የሚለው እኔ ድመትን በጣም እወዳለሁ። ድመት ድመቶች ጥሩ ፀባይ አላቸው። ንፅህናቸውን ይጠብቃሉ ስለዚህ ቤት ይኖራሉ። ብዙ ነገር ቆሻሻ ራሱ አይወዱም። የነሱን ካካ ራሱ ይደብቃሉ። ቤት ውስጥ ካካቸውን አያረጉም። ስለዚህ እኔ በጣም እወዳለሁ ጥሩ ፀባይ ስላላቸው በጣም እወዳለሁ። ስለዚህ ቀጥሎ ደግሞ ውሻ እወዳለሁ። ስለዚህ ውሻና ድመትን እወዳለሁ ውሻም አለኝ። ድመትም አለኝ ማለት ነው።

የምትወደው ስፖርት ምንድነው? የሚለው እኔ ሩጫ ነው የምወደው። እኛ ሀገር ኢትዮጵያ ውስጥ ብዙ ሯጮች አሉ። ስለዚህ እነሱን እወዳለሁ። ብዙ ጊዜ እነሱን እከታተላለሁ። ሲሮጡ በጣም እወዳቸዋለሁ። ስለዚህ እኔ ሩጫ በጣም እወዳለሁ። ሁል ጊዜም እከታተላለሁ ማለት ነው። ወደ ውጭ ሀገር ሄደው ሲሮጡ በደንብ በቴሌቪዥን አያለሁ። ስለዚህ ከስፖርት እኔ በጣም የምወደው የአትሌቲክስ ከአትሌቲክስ ደግሞ ሩጫን በጣም እወዳለሁ። የርቀት ብዙ የኪሎ ሜትር ርቀት ያላቸው ሩጫዎቹን ኦሎምፒክ አያላሁ፣ በጣም እወዳለሁ። ስለዚህ ሩጫን በቅድሚያ ላይ በጣም እወዳለሁ ማለት ነው።

በእግር ምን ያህል ርቀት መሄድ ትችላለህ? የምለው እኔ በእግር ብዙ ርቀት መሄድ እችላለሁ። ገጠር ስለተወለድኩ በእግር ሄጄ ነው። አንደኛ ትምህርት ቤት የተማርኩት እስከ አንድ ተኩል አንድ ሰዓት ተኩል ሄጄ ነው። የተማርኩት ማለት ነው። ስለዚህ በእግር እስከ አንድ ሰዓት ተኩል መሄድ እችላለሁ ብዙ ኪሎ ሜትር መሄድ እችላለሁ። ስለዚህ ችግር የለብኝም። እኔ ሁል ጊዜ እሄዳለሁ በእግር መሄድ ለጤናም በጣም አስፈላጊ ስለሆነ ሁሌ በእግር እሄዳለሁ። ጠዋት ጠዋት እስከ ሰላሳ ደቂቃ ራሱ በእግር እሄዳለሁ። ማታ እስከ ሰላሳ ደቂቃ ብዙ ኪሎ ሜትር ከ እስከ አምስት ኪሎ ሜትር እስከ አስር ኪሎ ሜትር እሄዳለሁ።

በቤተሰብዎ ምን አይነት በዓላት ታከብራላቹ የሚለው? ብዙ በዓላትን እናክብራለን እነኚህም እነ ገና በዓልን እናክብራለን ገና በዓል የኢየሱስ ክርስቶስ በዓል ስለሆነ ብዙ ጊዜ እናከብራለን። ጥሩ ቦታ አለው እኛ ጋር። ሌላም መስቀል በዓልን በጣም እናከብራለን። ኦሮሞ በጣም የመስቀል በዓልን ያከብራል። ብዙ ሰዎች አንድ ቦታ ተሰብስቦ ይሄን በዓላት በጣም ያከብራል። ሌላ ደግሞ እንቁጣጣሽም በጣም መስከረም አንድ ላይ መስክረም አንድ እናከብራለን። መስቀል መስክረም አስራ ሰባት ላይ እናከብራለን። ተጨማሪም ብዙ የምናከብራቸው የበዓላት አይነቶች አሉ ማለት ነው።

ልብስ በእጅ ታጥባለህ የምለው እኔ ልብስ በእጄ አላጥብም ማሽን አለ የላውንደሪ ማሽን አለ። ማሽን እጠቀማለሁ ግን። ትናንሽ ልብሶች ከሆኑ ልክ እንደ ካልሲ ቲሸርት ምናምን በጣም ትናንሾች ከሆኑ በእጄ እጠቀማለሁ በእጅ አጥባለሁ። ግን ብዙ ጊዜ እኔ ማሽን ስላለን ማሽን ነው የምታጠበው። ስለዚህ በእጅ አላጥብም ማለት ነው። ብዙ ጊዜ ስለዚህ ልብስ በደንብ እንዲጣጠብ ከተፈለገ በማሽን መጣጠብ ሳሙና ተደርጎ ውሃ ተደርጎ በደንብ መጣጠብ ይቻላል ማለት ነው።

በዚህ ቅዳሜና አይሁድ ምን ታደርጋለህ የምለው? እኔ ቅዳሜ ብዙ ነገር እሰራለሁ። ልጆች ጋር እጫወታለሁ ልጆችን ይዤ ወደ የተሻለ ቦታ እሄዳለሁ ልጆችን ለማሳየት። እሁድ እሁድ ደግሞ ቸርች እሄዳለሁ አመልኮ ስላለ ቸርቹን እጄ አመልካለሁ። ልጆች ጋርም እጫወታለሁ ፋሚሊ ጋርም እጫወታለሁ። ቤተሰቦቼን አያለሁ ለቤተሰቦቼ እደውላለሁ። በዚህ በዚህ ቅዳሜና እሁድ አሳልፋለሁ ማለት ነው።

ሃይማኖታዊ ግብር ታከብራለህ የሚለው አዎ አከብራለሁ በጣም ወሳኝ ነው የእግዚአብሔር ቃል ስለሆነ መጽሐፍ ቅዱሴም ስለሚያዝ ማክበር ግብር መስጠት በጣም ወሳኝ ነው። ግን ብዙ ጊዜ እኔን ጨምሮ ብዙ ሰዎች አያከብሩም አይከፍሉም። ግን ጥሩ አይደለም። ግን ሁል ጊዜ የምንሰጥ ከሆነ በረከት እናገኛለን። ከአስር አንድ መስጠት በጣም ወሳኝ ነው። መጽሐፍ ቅዱስም ስጡ ይሰጣችኋል ስለሚል። መስጠት የሃይማኖታዊ ክብር ማክበር በጣም ወሳኝ ነው ብዬ አስባለሁ

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ ይላል? ይሄ አልፎ አልፎ ነው እንጂ ሁል ጊዜ አላደርግም። በአንድ ጊዜ ብዙ ስራዎችን መስራት ጥሩ አይደለም። አንደኛ ድካም ነው ሁለተኛ ደግሞ ውጤታማነቱን ይቀንሳል። ሁሉንም አንድ ላይ እሰራለሁ ካልክ ሁሉንም በደንብ መስራት አትችልም። ስለዚህ እያንዳንዱን ስራ ጊዜ መስጠት ያስፈልጋል። በጊዜው መስራት አንዱን ከሰራክ በኋላ ወደ ሌላ ስራ ማለፍ ወሳኝ ነው። ብዬ አስባለሁ። ስለዚህ ብዙ ስራዎችን በአንድ ጊዜ መስራት ጥሩ አይደለም። እኔ እንደዚህ አይነት ስራ ብዙ ስራ በአንድ ጊዜ መስራት አልወድም። ማስተናገድም አልችልም።